ከእ ከአለቃ ጋር ግንኙነትህ እንዴት ነው? አሁን ለተባለው ነገር እግዚአብሔር ይመስገን ከአለቃዎቹ ጋር ጥሩ ግንኙነት አለኝ አለቃ ይወደኛል እኔም አለቆቼን እወዳቸዋለሁ እእ ቲዛዛቸውንም በተገቢነት ተቀብዬ በተገቢውም መልኩ እፈጽማለሁ። እነርሱም ደግሞ እኔ በሚፈጽመው ትእዛዝ በሚቀበለው ትእዛዝ እና በማስፈጸም ረገድ ላይ እ በጣም የሚያስመሰግኑ የሚሆን ጥሩ ግብረ መልስ ይሰጠኛል። ይሄ ከምንም በላይ የሚያስደስት ነገር ነው። አለቃ ከነገራችን ላይ ስራ ነው። ለሰው ልጅ አንተ ስራህን እንጀራህን አከበርክ ማለት ማንም አንተ ላይ ሌላ ነገር ሊያወራ አይችልም። እንዴ አለቃ አለቃ ማንም አያጫውተው ዋናው ምንድነው? ስራን በተግባር መፈጸም

በዲን ቋንቋ ታምናለህ ወይ? የተባለው ነገር መጀመሪያ በዲን በዲን ማለት እንግዲህ የሞተ ነገር ነው። በዲን ቋንቋ ማለት ምንማለት እንደሆነ። አላቅም በድን ቋንቋ ምንድነው? በድን ቋንቋ ምንድነው? እኔ ብዙም አላውቅም። በድን ማለት ሲጀመር ምንድነው? እግዚአብሔር የሰውርክ በድን በድን እኔ አላቅም

ዳቦ ማብሰል ትችላለህ? ዳቦ ማብሰል ያን መቼስ ዳቦ ሳንበላ እኛ መኖር አይቻልም። ዳቦ ያበሰልን የኖርነው እያበሰልን እየበላን የኖርነው። የዘወትር ስራችን ስለሆነ ዳቦ ማብሰል ይቻላል። ዳቦ እንዴት ነው የሚመስለው? ገጠር ላይ በእንጨት እና በእንጨት የሚጠበቅ ሸክላ የምጣድ ይሰራል። እዚህ ከተማ ላይ ደግሞ በኤሌክትሪክ ነው የሚሰራው። ስለዚህ በሁለቱም መንገድ እንዴት እንደሚበስል ያው አውቃለሁ። ዳቦ አበሳሰልክ ከሌላው አበሳሰል ትንሽ የሚያለያየው ምንድነው ከላይ እኛ ከታች በኩል ነው እንግዲህ እሳት የምነደደው።

ጢምን ታቆይሃለህ ጢምን ታቆይሃለህ? አዎ ጢም ታቆይሃለህ ለተባለው ጥያቄ ጢም እናቆያለን አንዳንዴ ወደን ሳይሆን ተገደን ነው። ለምሳሌ ሩቅ መንገድ ስትጓዝ መንገድ ላይ የምትጠጣውን ልታጣ ትችላለህ። አንዳንዴ ንጹህ ውሃ ቀርቦት ራሱ እጥረት ሊኖር ይችላል። ጥም ማቆየት በርግጥ ጥሩ አይደለም አይመከርም እኔም ማቆየትም አልፈልግም ግን ግድ ሆኖ ከመጣ ምንም ማድረግ ስለማይቻል። አንዳንዴ ያቆያለሁ ለማለት ያቅም ነው። ብቻ ጥም ሰው ወዶ አይደለም የሚያቆየው

ላፕቶፕ አለህ ለተባለ ጥያቄ ላፕቶፕ የለኝም። ግን ድሮ ነበረኝ አሁን ሽጬው ነው እንጂ። አሁን ሌላ እንግዲህ ይሄ ነገር ከተሳካልን ከዚህ ከሚከፈለን ክፍያ። ላፕቶፕ ልገዛ ሀሳብ ይዣለው ለዛ ነው። አሁን ራሱ ሁል ጊዜ ይቺን ነገር ተስፋ አድርጌ እየሰራሁ ያለው ምንድነው? በዋናነት ላፕቶፕ ለመግዛት ነው። በዚህ ሰዓት አርቴፊሻል ኢንተለጀንሲ እየተስፋፋ በሚሄድበት ሰዓት ላይ። ላፕቶፕ በእጅ አለመኖር በጣም ያስቸግራል በጣም ከባድ ነው። ግን ያው መቼስ አፍሪካ ውስጥ ኢትዮጵያ ውስጥ ለዛውም ደግሞ በትንሽ ገቢ ለሚኖር ለኛ አሁን ላፍቶፕ መዝ መግዛት በዚህ ሰዓት ቃል ላይ አይደለምና። እና ለወደፊት ግን እገዛለሁ

በባህላችሁ ሰርግ እንዴት ይከናወናል? በባህላችን ሰርግ እንዴት ይከናወናል? ከተባልን ኧ በተለያዩ መንገድ ይከናወናል። አንዳንዴ ሰርግ የቤት በሚስቱ ቤተሰብ ውስጥ ድግስ ተደርጎ በልጁ ቤተሰብ ውስጥ በሁለቱም ቤተሰብ ድግስ ተደርጎ ከዛ ድግሱ መሃል ደግሞ ሙዚዎች አሉ አጃቢዎች አሉ የተለያየያ ነገር አለ። በእ ስፔሻሊ በባህል ሰርግ ሲሆን በጣም ነው እሚያስደስተው። አባቱ ጋ የልጅቷ አባት ቤተሰብ ላይ ሄዶ የልጆቹ ጓደኞች እና ልጆ ሙሽራው ራሱ ሄዶ ጉልበታቸውን ይስማል። ትልቅ ቅቤ የየ ያበረከትላቸዋል እንደ ስጦታ መልክ ማለት ነው። በግ ትልቅ በግ ኧ የተለያዩ አልባሳቶች ይሰጣሉ። በቃ ደስ ይላል እ ደግሞ ልጅቷን ደግሞ ቤተሰቦቿ ሲልኩት ማለት ወደ ልጁ ቤት ሲልኩት በቃ ልጅቷ ለመጀመሪያ ጊዜ ከቤተሰቦቿ ጋር ተለይታ ጎጆዋን ነው። ልትይዝስ በመሆኑ መለያየት አለ በዚያን ሰዓት የሚሰማው ስሜት አለ በለቅሶ በደስታ ለቅሶ ይሸኟታል ምናምን።

የትውልድ ከተማ የት? ነው የተባለው ጥያቄ የትውልዴ ከተማ። ኢትዮጵያ ነው ዋና ከተማዬ ማለት ኢትዮጵያ አዲስ አበባ ነው። በኢትዮጵያ ሲሆን ግን የትውልድ ከተማ ማነው ምንድነው? በኢትዮ በደቡቢቷ ኢትዮጵያ ክፍል በአሁን ለደቡብ ኢትዮጵያ መዲና የሆነችው ወላይታ ሶዶ ነው። የተወለድኩት እዛ ነው የተወለድኩት እና በጣም የምወደው ሰፈር ነው። ግን በስራ አጋጣሚ ያቺን ሰፈር ቀይሬ አሁን ሌላ ቦታ ቢሆንም እንኳን የሲራ ቦታዬ ወደዛ